ለሌሎች ማስተማር ትችላለህ ወይ ነው? አዎ ለሌሎች የተለያዩ ነገሮችንም በህይወቴ ያጋጠሙኝን ነገሮች ማስተማር እችላለሁኝ ብዙ ነገሮች አሉ። አሁን ለምሳሌ በትምህርት ደረጃ በቀለም ትምህርት ደረጃ የተለያየ የትምህርት አይነቶችን ለሌሎች ያልገባቸውን አስረዳለሁ እንደገና ደግሞ አሁን በሃይማኖት ትምህርት ደረጃ እኔ ሙስሊም ስለሆንኩ በአሁኑ ሙስሊም ማህበረሰብን በሃይማኖት ደረጃ ስለ ሃይማኖት የማውቀውን ያክል አሳውቃለሁ። አይ ወይም አስረዳለሁ አስተምራለሁ ማለት ነው። እንደገና ደግሞ በሌላ በኩል። በስራም ይሁን በሌላ በስራ ያለኝን ሞራቤኖች መስርቴን እንዴት ተሰርተህ እንደለበቸው? ወደ ስራው መግባት እንደለባቸው የሰው ህግ ምን እንደሆነ? ሰው ያከናውኑ ምን ምን ማድረግ እንዳለባቸው ለስራው? ምን ምን ማተሪያል እንደሚያስፈልጋቸው? እሱን እሱን አስተምራለሁ ማለት ነው። አሁን በትምህርት ደረጃ ቀለም ትምህርት ደረጃ ብንሄድ። እሱ ላይ አሁን ክላስ የክላስ ጓደኞቼ አሉና እነሱ ጋር በምንማርቀት ሰዓት ለነሱ ያልገባቸው ነገር ግን ለእኔ ግልጽ የሆኑ ነገሮች ስለሚኖሩ እነሱን ያልገባቸውን ለኔ የተረዳሁትን እነሱን አስረዳለሁኝ እነሱን አስተምራለሁኝ ማለት ነው። እንደገና ደግሞ አሁን በዚህ በስነምግባር ጉዳይ አሁን ለምሳሌ አንዳንድ ሰዎች አሉ ታላላቆችን እንዴት ማክበር እንደሚችሉ? እንደገና ደግሞ ህግን እንዴት ማክበር እንደምችሉ? ለሀገር እንዴት መስራት እንዳለባቸው ራሳቸው እንዴት ማሻሻል እንዳለባቸው? እነዚህን እነዚህን ነገሮች እንዴት ማድረግ እንዳለባችሁ ምክር እሰጣለሁኝ ማለት ነው። እና እኔ የተሻለኝን ከእነሱ የበለጠ ማወቅ የምችለውን ነገር ያወቅኩትን ነገር ወይም ጥሩ ነው ብዬ ያሰብኩትን ነገር ለሌሎች አስተምራለሁኝ ማለት ነው

እሱ የምትወደው መጠጥ ምንድነው? ነው እንግዲህ የምወደው መጠጥ አልኮል ያልሆኑ እንዴ ለስላሳ መጠጦችን ኮካ ሊሆን ይችላል ሚሪንዳ ሊሆን ይችላል ፋንታ ሊሆን ይችላል ለስላሳ የሚባሉ መጠጦችን አልኮል ያልሆኑ ወይም ደግሞ ሊያሰክሩ የማይችሉ መጠጦችን ነው እኔ የምጠቀመው እና ደግሞ እኔ አሁን ደርሳለሁ አንደኛው አብዛኛው ከመጠጥ የሚቆጠረው ውሃ ለምሳሌ በጣም ለጤና ተስማሚና እኔ አብዛኛውን ጊዜ የምመርጠው መጠጥ ውሃ ነው። ከዛ በተጨማሪም ለስለሳ መጠጦች አሉ እንደ አልኮል መጠጦችን እንደ ቢራ ምናምን ያሉ ነገሮችን ጠላ አረቂ ምናምን እነሱ ነገሮችን አልጠቀሙም ምክንያቱም አስካሪና ጎጂ ስለሆኑ ለሰውነትም ጠቃሚ አይደለም በዛ ላይ ሰውነት ይጎዳሉ። እንዲህ ጉበት እንትን ሳምባ ያልቡ የሰውነት ክህሎቻችን እንዲጎዱ ስለሚችሉ ለበሽታ አጋላጭ ናቸው። እና በዚህ ምክንያት እነሱን ለመጠጣት አልመርጥም ማለት ነው። እንደገና ደግሞ እነሱን ጠጥተን አቅላችን በምን ስትልበት ሰዓት ወይም ደግሞ ስንሰክር ሌላ ችግር አደጋ ይደርስብናል ማለት ነው። ምክንያቱም እነዚህ ያንን ጠጥተን በምንሄድበት ሰዓት ልንወድቅ እንችላለን እና አካላዊ ጉዳት ሊደርስብን ይችላል። እንደዚሁም ደግሞ ከሰው ጋር ልንጣላ እንችላለን። በዚህም ደግሞ የሶሻሊ ማህበረሰብ ሁከት እንፈጥራለን ማለት ነው። ይሄ ማህበረሰብ እውቀት ፈጠርን ማለት ደግሞ በጣም ከባድ የሆነ ለኛ ከሰዎች ጋር ከማህበረሰቡ ጋር ያለውን የለንም ሪሌሽንሺፕ ሊያበላሽብን የሚችል እና ከሰዎች ጋር ያለን ግብብነት ሊቀንስ የሚችል እና ስማችንንም ሊያጠፋ የሚችል ስለሚያጥብና ጥፋት ስለሚችል ይሄንን እንደዚህ አይነት መጠጥ አልመርጥም ማለት ነው። እንደገና ደግሞ የኢኮኖሚም ጉዳት ያደርሳል ማለት ነው። እነዚህ አስካሪ መጠጦችን መጠጣት ከጀመርን እንደ ሱስ ልምዲ ስለሚሆን በየጊዜው ለመጠጣት እንገደዳለን ማለት ነው። ይሄም ደግሞ ለኢኮኖሚ ከፍተኛ የሆነ ኪሳራ ያደርሳል ምናምን ነው። ሁሌ ምን ጠጣ ቢራ የሚጠጣ ጠላ ወይም አረቄ የምንጠጣ ከሆነ ብዙዎች ስለምንወጣ የኢኮኖሚ ኪሳራ ያደርስብናል ማለት ነው። እንደገና ደግሞ በቤተሰብ ላይ ከፍተኛ ተጽዕኖ ያሳድራል። ይሄማ አሁን ለምሳሌ እነዛ አስካሪ መጠጣትን ወደ ቤት በምንመጣ ሰዓት ከሚስትም ጋር ይሁን ከልጅ ጋር ወይም ደግሞ ከቤተሰቦቻችን ጋር ጠብ አላስፈላጊ ጠብ እንደውም ጭቅጭቅ በቃ እንደዚህ ያሉ ነገሮች ሊከሰቱ ስለሚችል ቤት ያለውን ቤተሰብ ይረብሻል ማለት ነው። ወይም ከትዳር ሁላ ሊያፈታ ወይም ትዳር ሊያፈርስ ወይም ደግሞ አባትና ልጅን ሊያጣላ እህትና ወንድምን ሊያጣላ እናትና ልጅን ሊያጣላ የሚችል ከባድ ቀውስ ሊያደርስ የሚችል የመጠጥ አይነት ስለሆነ እንደዚህ አይነት እኔ የመጠጥ አይነት እኔ ተመራጬ አይደለም ማለት ነው። ምክንያቱም ይሄን ይሄን ሁሉ ሊያደስት ስለሚችል እኔ ደግሞ እንደዚህ አይነት ገጸ ባህሪ እንዲኖረኝ ስለማልፈልግ እንደዚህ አይነቶችን መጠጥ መጠጣት አልወድም። ይልቁንስ ለሰውነቴ ጠቃሚና ለሌላ በሌላም በኩል ሊጎዱኝ የማይችሉትን ለስለሳ መጠጦችን አሁን ለምሳሌ እንደሚሪንዳ ለደም ማነስ የሚሆኑ አሪፍ መጠጦች አሉ ለሰውነታችን ከፍተኛ ፕሮቲን ሊሰጡ የሚችሉ እነሱን እነሱን እመርጣለሁ በተለይም ደግሞ ውሃ ከሰውነታችን አብዛኛውን ክፍል ውሃ ነውና ውሃ በጣም ተመራጭ ነው። ለኔ ለሰውነታችንም ኩላሊት ለኩላሊት በማጣራት ሽንትን በተገቢው መንገድ ለመጣራት የሚወግዘን ዋናኛ መጠጥ ስለሆነ ውሃን ከሁሉም አስበልጬ ውሃን እጠቀማለሁ ወይም ደግሞ ውሃን እመርጣለሁ ማለት ነው። እንደገና ደግሞ በባህላዊ መንገድ የሚዘጋጅ እጁስ የሚባል ወይም ቡቅር የሚባል አለ እሱም የማያሳክርና በቀላሉ በእናቶቻችን አመቃኝነት ቤት ሊዘጋጅ የሚችል ከአካባቢ ከተሰበሰቡ ሰብሎች ጥራጥሬዎች ሊዘጋጅ የሚችል ብዙም ወጭ የማይጠይቅ ያን ያህል ጉልበትም የማይጠይቅ ኢነርጂም የማይጠይቅ በቀላሉ ሊዘጋጅ የሚችል በባህላዊ መንገድ በእናቶቻችን ሙያ ሊዘጋጅ የሚችል አለና እሱን መጠጣት እመርጣለሁ ማለት ነው። እንደ ቡቅር ያለ ጠላ ግን ያው አስካሪ ስለሆነ እሱን አልመርጥም ግን ቡቅር ወይም ጁስ የሚባል መጠጣልና እሱ አሉንታል ይሄ በበዓላት ጊዜ በበዛኛው ጊዜ በዓል በሚደረግ ሰዓት ይደረጋል እሱ ወይም ደግሞ የሆነ የስራ የትብብር ስራ በሚኖር ሰዓት አንድ ጎረቤት ወይም ማህበረሰብ ሰብሰብ ብሎ ስራ በሚያከናውኑበት ሰዓት ይደረጋል ይሄ መጠጥ እና እሱን መጠጣት እመርጣለሁ ማለት ነው። ምክንያቱም ለጤናም ጉዳት የለውም እንደገና በኢኮኖሚም ያን ያክል ውድ የሚባል ነገር ስላል አይደል ጉዳት አያደርስም እንደገና ደግሞ አስካሪም ስላላደለ ከማህበረሰብ ወይም ከቤተሰብ ጋር አያበጣብጥም ሰላማዊ ህይወት የሚሰጥ ነው ማለት ነው። እና ስለዚህ ይሄንን እነዚህ እነዚህ ለስላሳ መጠጦችን ወይም አልኮል የሌለባቸው መጠጦችን ለኔ ተመራጭ መጠጦች ናቸው ማለት ነው። አሪፍ የሆኑ የመጠጣው አይነቶች የሚባሉት እነዚህን እዚህ ናቸው ከአልኮል ውጭ ያሉ መጠጦች እኔ እመርጣለሁኝ ወይም እጠጣለሁኝ ማለት ነው።

እሺ ገመድ መጠቀም ታውቃለሁ ነው ወይ አዎ ገመድ እጠቀማለሁኝ እኔ አብዛሀኛውን ጊዜ የገጠር አካባቢ ስለምኖር ገመድ እጠቀማለሁ ገመድ ማለት እንግዲህ ከተለያዩ መጀመሪያ ገመድ ማለት ከተለያዩ ነገሮች የሚሰራ። ከጨጫ ወይም ከኬሻ ሊሆን ይችላል ከጆንያ ከዛ ሊሆን ይችላል ጥያ ተተርትሮ ወይም ደግሞ በተፈጥሮ የሚበቅል አለ ጭረት የሚባል እና እሱ ተፍቆ በባህላዊ መንገድ እኛ እኔ ራሴ እችልበታለሁ መፋቅ እሱ ተፍቆ የሚሰራ ወይም ደግሞ ከተለያዩ የእንሳት ፀቦች የሚፈተል ወይም ደግሞ ካሮጌ ጨርቅም ሊሆን ይችላል። እንደሱ የሚፈተል ማለት ነው። ገመድ ማለት ወይም ደግሞ ሲባጎ አይነት ገመድ አለ። ሲባጎ ጠንካራ አንድ ሆኖ በፋብሪካ የሚሰራ ነው ማለት ነው። ገመድ እንግዲህ በዚህ በዚህ መልኩ አይነት ያለ ገመድ አለ ማለት ነውና ገመድ ይጠቀማል ገመድን እንግዲህ ነገር ነገራቶች እጠቀማለሁኝ ማለት ነው። አንደኛ ገመድን ለምን እጠቀማለሁ ለነገሮች ለሆኑ ነገሮች ማሰሪያ። ለምሳሌ አሁን የሆኑ ቁሳቁስ ሊሆኑ ይችላሉ ሳር ሊሆን ይችላል። እንጨት ሊሆን ይችላል። ግን የሆነ ነገር እህል ሊሆን ይችላል እህል ኖርማል እህል ማለት ነው። ከነ እንትኑ ከነ ሳይወቃ በሬው ሳይረግፍም እህሉን እንዳለ። ከነ ሳር እንደዛው ለከብቶች እንጨትንም እንደዚው ለቤቱን ለማግዶነት ለመጠቀም። እሱን አስረን እንወስዳለን ማለት ነው እና ለሱ ለሱ ይጠቅማል። ከብቶችን ለማሰሪያነት

ዋይፋይ ትጠቀማለህ ወይ ነው? ዋይፋይ እጠቀማለሁ እሁድ ዋይፋይ ማለት ልክ እንዴት ዳታ። የተለያዩ ዌብሰቶችን ለመክፈት የምንጠቀመው የተለያዩ በይነ መረቦችን እንደ ፌስቡክ ቴሌግራም ዋትሳፕ ኢሞ እንደዚህ ደግሞ ጉግል ትችላለህ ኤአይን ሁላ ለመጠቀም የሚያገለግል። የምንጠቀመው ሌላ ለትብለቴ ሳይሆን አለቀው በወርቦች አመጣው የሚገኘው በአንድ ጊዜ በርካታ ህዝቦችን ማስጠቀም የሚችል አይነት ነው ማለት ነው። ዋይፋይ እንግዲህ እና ዋይፋይ በስፋት እጠቀማለሁ እኔ ምክንያቱም ዋይፋይ በጣም አስፈላጊ ነገር ስለሆነ ሁለት ነው። ዋይፋይ ካለ ብዙ ነገር ማግኘት ትችላለህ የተለያዩ መረጃዎችን። ቀን በቀን የሚፈጠሩ መረጃዎችን ዋይፋይ ካለ በስልካችን ስማርት ተጠቅመን ማየት ስለምንችል ማለት ነው። በመጥላት የምትችሉት ነገሮች ለምሳሌ አሁን ጊዜው በዘመናዊ ዘመናዊ ስለሆነ አሁን ጊዜው መቼም የተሻሻለ ስለሆነ። በጣም አድቫንስድ የሆነ ስለሆነ ግብይት ሁሉ ራሱ በኦንላይን ሆኗል። እና ለሱ ለሱ አሁን ለምታሌ ኦላይን እቃ ለማዘዝ ዋይፋይ ያስፈልገናል። እና ዋይፋይ እንዴ አብርተን ያንን ነገር ማድረግ እንችላለን። የሆነ ነገር ማስተላለፍ መልእክት ማስተላለፍ ብንፈልግ ይሄን ይሄን ሁሉ ለማድረግ